ጎረቤቶቻችን ጥሩዎች ናቸው። ከብዙ አመታት ጀምሮ እናውቃቸዋለን። እርስ በራሳችን እንረዳዳለን ሽሁ እኮ እንለዋወጣለን። አንዳንድ ጊዜ አብረን ቡና እንጠጣለን። ልጆቻቸው ከእኛ ልጆች ጋር ይጫወታሉ። በበዓል ጊዜ አብረን እናከብራለን። መፍትሄ ከፈለግን ይረዱናል። በየሰሞኑኑ እንገናኛለን። አንዳቸው እድሜያቸው ከፍ ያለ ነው ክብር ይሰጡናል። ጎረቤቶች እንደ ቤተሰብ ይሆናሉ። መልካም ግንኙነት አስፈላጊ ነው። ይህ ማህበረሰብ ስሜት ይፈጥራል።

ዝናብ በሚዘንብበት ጊዜ ቤት ውስጥ እቆያለሁ የዝናቡ ድምጽ ያረጋገኛል። ከመስኮት አጠገብ ተቀምጬ እመለከታለሁ። ሞቅ ያለ ሻይ እጠጣለሁ። መጽሐፍ ማንበብ እወዳለሁ። ውጪ ሁሉም ቦታ እርጥብ ነው ሰዎች በጃንጥላ ይራመዳሉ። ማውራት ድምጽ አይሰማም። ተፈጥሮ እየታጠበ ነው። ዝናብ ለመሬት በረከት ነው እህሎች ያድጋሉ። ይህ የአየር ሁኔታ እወደዋለሁ። ቤት ውስጥ ሙቅና ደህንነት አለ።